በመስመር ላይ ሙዚቃወችን አዳምጣለሁ አወ። ምክንያቱም ሙዚቃ ማዳመጥ ትንሽ ካለሁበት ድብርት ውስጥ ወይም ጭንቀት ሀዘን ውስጥ ያሶጣኛል ብዬ ስለማስብ ራሴን ሪላክስ ለማስደረግ ሙዚቃዎችን እሰማለሁ። ኦንላይን ላይ እከታተላለሁ ብዙውን ጊዜ እና መስመር ላይ ሙዚቃዎችን አዳምጣለሁ።

ከቀን ውስጥ ደስ የሚለኝ ሰዓት ስድስት ሰዓት ነው ስድስት ሰዓት ደስ የሚለኝ ምክንያት። አንደኛ ከስራው ወጥቼ ወደ ቤት ገብቼ ምሳ የምበላበትና እረፍት የማገኝበት ሰዓት ስለሆነ ደስ ይለኛል። ከዛ ባለፈ ደግሞ ከልጆቼ ከባለቤቴ ጋር እና ከቤተሰቦቼ ጋር የምገናኝበት ሰዓት ስለሆነ ደስ ይለኛል። ከዛ ባለፈ ደሞ የቀኑ እኩለ ሰዓት ወይም እሩብ የምንለው የሰዓት ክፍል ስለሆነ ደስ ይለኛል። እና ይሄ ሰዓት ይመቸኛል

የምወደው ፍራፍሬ እኔ በተለይ አፕል እና ኦሬንጅ በጣም ደስ ይለኛል አፕል እና ብርቱካን በጣም የምወዳቸው ፍራፍሬዎች ናቸው። እና ስበላቸውም ደስ ብለውኝና ደስታን ሰጥተውኝ የምመገባቸው ፍራፍሬዎች አፕል እና ኦሬንጅ ነው። በውስጣቸውም የተለያዩ ቫይታሚኖችንና ኒውትረንቶችን ስለያዙ ሁለቱንም መመገብ በጣም ደስ ይለኛል።

እስካሁን ሙዝዬም ብዙ ጊዜ ሄጄ አላውቅም። ያን ማለት በፍጹም ሄጄ አላውቅም ማለት ሳይሆን ብዙ ጊዜ ሙዚየም መሄድ አላዘወትርም። እና ግን ወደፊት ብዙ ላያቸውና ልጎበኛቸው የምፈልጋቸው ሙዚየሞች አሉ። ስለዚህ ሙዚየም መሄድ እወዳለሁ ሳይሆን በመካከለኛው መሄድ እንዳለብኝ እረዳለሁ።

ቅሬታዎችን በአግባቡና ሌላውን ሰው በማይጎዳ መልኩ እመልሳለሁ። እንደገና ደግሞ ለቅሬታ አቅራቢው ሰው ክብር በመስጠትና ፍቅርን በማሳየት በአግባቡ ጥያቄውን በመመለስ። የሰውየውን ደስታና የራስ መተማመኑን መጨመርና ፊቱ ላይ ማየት እፈልጋለሁ። ስለዚህ ቅሬታዎችን በአግባቡ መስማት መመለስ እፈልጋለሁ።

አዎ ልብስ በእጄ ነው የማጥበው ብዙውን ጊዜ ልብስ ማጠብ የማዘወትረው በእጅ ነው ምክንያቱም የልብሴን የቆይታ ጊዜ ለመጨመርና በደንብ ለማጠብ ስለሚያስፈልገኝ በደንብ ልብስ በእጅ አጥባለሁ። ስለዚህ ልብስ በእጅ አጥባለሁ።